ማንቂያ ሰዓት ትጠቀማለህ ይላል ያሁኑ ጥያቄ እድሉን ስለሰጠኝና በድጋሜ ስር ተገናኘን ከልብ አመሰግናለሁ ማንቂያ ሰአቶችን እጠቀማለሁኝ። ለምንድነው እነዛ አንቂ ሰአቶች የምትጠቀምባቸው የተለያዩ ጊዜያት ጋር እንግዲህ ከአላማዬ እንዳልሰናከል ወይንም ደግሞ ካሰብኩበት ጊዜ ፈቀቅ እንዳልል የማንቂያ ሰአቶችን እጠቀማለሁኝ። ምክንያቱም እነዚህ የማንቂያ ሰአቶች በየትኛውም ሁኔታ ጋር እኔ ብገኝ ይጠቅመኛል። ምክንያቱም እኔን ሁል ጊዜ ነቅቼ እንድቆይ ስለሚረዱውኝ ማለት ነው።

ሰላም ሰላም በድጋሚ ስለተገናኘን አመሰግናለሁ። ያሁኑ ጥያቄ ደግሞ ሙዚየም ትወዳለህ ወይ ወይንም ሙዚየም መሄድ ትወዳለህ ወይ ይላል? ዕድሉን ስለሰጣችሁኝ አመሰግናለሁ። ሙዚየም መሄድ በጣም እወዳለሁኝ። ምክንያቱም ሙዚየም ጋር የተለያዩ የሚጎበኙ ነገሮች ስላሉ ማለት ነው። ለምሳሌ የጥንት መጽሐፎች ቅሪታ አካሎች። እንዲሁም ደግሞ የዘመናዊ አለም ወይንም ደግሞ ይሄ የሃያ አንደኛው አለም መሰረት የሆኑ የተለያዩ የዘመናዊነት መገለጫ የሆኑ ወይንም የዘመናዊነትን እድገት የሚያሳዩ ቁሳቁሶች ይገኛሉ እዛ የተለያዩ ነገሮች ይገኛሉ። በዛ ምክንያት እንግዲህ ሙዚየም መሄድ እወዳለሁ ማለትነው። በጣም ሙዚየም የሚሄድ የምወድበት ምክንያት እነዚህ እነዚህ ጉዳዮች ስላሉ ነው። እድሉን ስለሰጣችሁኝ ከልብ አመሰግናለሁ።

እድሉን ስለሰጣችሁኝ ከልብ አመሰግናለሁ። ያሁኑ ጥያቄ ደግሞ ጥላ ወይስ ፀሀይን ትመርጣለህ? ይላል እኔ የተለያዩ አይነት ነገሮችን መምረጥ ሁልጊዜ አስደስተኛል ባለሁበት ጋር መጽናት ብዙም አያስደስተኝም፣ የተለያዩ ነገሮችን ማየት፣ መሞከር እፈልጋለሁ ማለት ነው እና ተራማጅ የምባል አይነት ሰው ነኝ በዛ ምክንያት እኔ ጥላ ነው ወይንም ፀሀይ ነው የተመቸኝ ብዬ መናገር አልችልም። ነገር ግን ያው አሁን ካለሁበት ሁኔታ ጋር ለመናገር እንደምሞክረው ከሆነ አሁን ለኛ ጋር መሽቷልና ትንሽ ብርድም ስለሆነ ፀሀይ እንዲሆን እፈልጋለሁ ማለት ነው። እንግዲህ የኔ ፍላጎት አሁን ላይ ፀሀይን መምረጥ ነው ማለት ነው እድሉን ስለሰጣችሁኝ አመሰግናለሁ።

እሺ ሰላም ሰላም በድጋሚ ስለተገናኘን አመሰግናለሁ ያሁኑ ጥያቄ ደግሞ? የውስጥህን ስሜት በፊትህ ላይ ታሳያለህ ወይ ይላል። እኔ ብዙ ጊዜ የውስጤን ስሜት በፊቴ ላይ የማሳይ አይነት ሰው አይደለሁም። ለምሳሌ በጣም የተናደድኩበት ቅጽበት ጋር እየሳኩ ልታይ እችላለሁኝ። ወይም ደግሞ በጣም ያሳቀኝ ቦታ ጋር ደግሞ ተኩሳትሬ ልገኝ እችላለሁ ማለት ነው። እና የተለያዩ ቦታዎች ጋር የተለያየ አይነት የፊት ሁኔታ አለኝ ማለት ተቃራኒ የሆነ የፊት ብዙ ጊዜ እንደዛ አይነት ነገሮች ይኖራሉ። ስናደድ ልስቅ እችላለሁ ወይንም ደግሞ ላል ላልቅስ እችላለሁኝ። ብቻ ስሜቴን በፊቴ ጋር የምገልጽ አይነት ሰው አይደለሁም ለማለት እፈልጋለሁ ማለት ነው። እድሉን ስለሰጣችሁኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።

ጠዋት ጠዋት ምን ተበላለህ ይላል አሁን ጥያቄ? እድሉን ስለሰጣችሁኝ ከልብ አመሰግናለሁ። ጠዋት ጠዋት ጋር የምመገበው ምግብ። የተለያዩ አይነት ምግቦችን እመገባለሁኝ ለምሳሌ ልክ እንደ ሰላጣ ወይንም ደግሞ ዳቦ በወተት አይነት ምግቦችን እመገባለሁኝ እንደዚህ አይነት ምግቦች በጣም አሪፍ የሚባሉና። ውጪ ጋር ወጥቶ ለመመገብም ቀለል ያሉ ዋጋቸው ያን ያህል ያልተወደደ ወይንም ያልተጋነነ ነው ማለት ነው። እንደዚህ አይነት ምግቦች በጣም አሪፍ ናቸው። ጣዕማቸው ደስ ይላል በዛ ላይ ደግሞ። በጧት ጉልበት ይሰጠናል ወይንም ደግሞ ጧታችንን አሪፍ አድርጎ ይይዝልናል ማለት ነው። እድሉን ስለሰጣችሁኝ ከልብ አመሰግናለሁ

እሺ ሰላም ሰላም እንዴት ነህ ደህና ነህ ወይ እንግዲህ ምን አይነት ሙዚቃ ትወዳለህ ይላል ያሁኑ ጥያቄ? እኔ ብዙ ጊዜ የምወዳቸው የሙዚቃ አይነቶች ብዙም ጠንከር ያላሉ ለስላሳ የሆኑና እንዲሁም ደግሞ ምታቸው ቀስ እያለ የሚሄድ አይነት ሙዚቃዎችን እወዳለሁኝ። ለምሳሌ የጥላሁን ገሰሰን እንዲሁም ደግሞ የቴዴ አፍሮን ሙዚቃ እወዳለሁ ማለት ነው። ስለዛ የተለያዩ አይነት ሙዚቃዎችን እወዳለሁ ማለት ነው። ይሄን ማለት እፈልጋለሁ። በተረፈ ደግሞ በሌላ የሌላ ሀገር ሙዚቃ መምረጥ ካለብኝ ደግሞ ልክ እንደ ልክ እንደ ማይክል ጃክሰን አይነት ወይም ደግሞ ልክ እንደ አሁን ደግሞ ዝነኛው የሆነው ልክ እንደ ፖፕ ስሞክ አይነት እና ወይንም ደግሞ ልክ እንደ ኬንድሪክ ሌማር አይነት ዘፈኖችን ልክ እንደሱ የሚዘፍናቸው አይነት ዘፈኖችም ይመቹኛል። ማለት ነው